ግራጫ ይላል እንግዲህ ግራጫ ማለት የቀለም አይነት ሆኖ የ የግራጫ አይነት ቀለም ነው የምትገዛልኝ የሚል አንዳንድ ሰው። ገበያ ይሄድና ሰላሳ ሊያስገዛ ሲፈልግ። ግራጫ አይነቱን ነው እኔ የምፈልገው ደስ የሚለኝ። እሱን ነው። እሱን ይዘህልኝ ናቶሎ ይል እና ያን ቀለም ደግሞ ለግድግዳ ወይም ለቤት ቀለም። ወይም ለመኪና ቀለም ወይም ለተለያየ ለማስዋቢያ ይጠቀማል ማለት ነው። ሌላ ግራጫ ማለት የ የራሱን እንግዲህ ሰው የቤት አሁን ለምሳሌ አንዳንድ ቦታ ለመጠቆም። ቤቱ የሆነ ግራጫ የተቀባ ቤት አካባቢ ነው። እዛ ሄደህ ቀጥታ ታገኘዋለህ እና እዛ አለልህ ብለው ለመጠቆም የሚጠቀሙበት ነው ማለት ነው። እንግዲህ ግራጫ

እንግዲህ አራት ማለት የሄ ቁጥሩ። አንድ ሁለት ሶስት አራት አለ። ከዛ አራት ብዙ መልእክት አለ። እኔ አሁን አራት ጓደኞች አሉኝ በጣም ደስ ደስ የሚሉ እነሱጋ። ሁለት የወንድ ጓደኛ ሁለት ደግሞ ሴት ጓደኛ ነው። እንግዲህ ያለኝ አንድ ዋና ፍቅረኛ አለችኝ። ደግሞ ሌላዋ ደግሞ የፍቅረኛ ጓደኛ ናት። ተሷጋ ፍቅረኛዬ ጋር እንግዲህ ወክ በማድረግ እናሳልፋለን። ስለዚህ ብዙ ስራዎችን ሰርተን እንደ ወክ ያገርም ስንዝናና ስንጫወት ስንድቃቃ እንውላለን ማለት ነው። አንዱ በአንዱ እያሾፈ እያወራ እያፌዘ ነው። እና አራት ብዙ ነገር አለው። እንደ አራት ደስ የሚል ቁጥር ነው። እኔ አራትን ቁጥር በጣም እወደዋለሁ ማለት

ጠንቅ ማለት እንግዲህ አንድ ነገር የስራን የሚከለክል ሰው ወይም ስበብ የሚያደርግ ሰው ጠንቅ ይባላል። ጠንቅ ማለት በጣም የሆነ ገርጋሪ ያለበት አንዳንድ ሰው እንደ እንደ የሆነ ነገር እንዳታደርግ ምናምን የሚገርግር ወይም እንደ ስራ የሚያደርግህ ጠንቅ ወይም ምክንያት የምታደርገው ማለት ነው። አንድ ሰው ስራ ሊሰራ ሲፈልግ እነዛ ስራዎችን የሚያነቃፉ ንቅፈቶች አለ ለምሳሌ ነጋዴ ሊነግድ ይፈልግና ሊሰራ ይፈልግና ወይም ከፍድነኛ ንግድ ሊከፍት ሲፈልግ ክራይ ጠንቆች ይኖሩበታል የመንግስት ጫና ከበየው ገቢዎች ደንቦች የቤት ክራይ ከፍተኛ ዋጋ ንረት መምጣት ስራው ቀዝቃዛውና እነዚህ ጠንቆች ስራውን ፈልገው ቦታ እንዳይደርሰውና እንዳይሳካልህ ያደርጋሉ ማለት ነው እና ጠንቅ በጣም ወደኋላ ጎትቶ የሚያስቀር እድገትን የሚገታ ነው ማለት ነው ስለዚህ አንዳንዴ ሰው ልጅ በጣም የሆነ የፈለገው ቦታ ላይ ይደርስ ያስብና ከዛ ከመሃል ከመሃል እንቅፋቱ ይጥለዋል። እንቅፋት ማለት እንዲያድግ እንደ እንትን እንዳይረጨዋል በጓደኞች አንዳንዴ ጓደኞች ላይ ጊዜ ሊያባክን ይችላል እንዳያድግ ልያረጉ ይችላሉ እንዳያሰናዝሬ ያደርግሻል ስለዚህ እንደዚህ ማለት የሆነ የሚገርግሩን ይሄ ማለት ነው ላይሳካ እንደፈለግነው ቦታ እንዳንደርስ ሊያደርጉን የሚችሉ ድርጊቶች ጠንቅናቸው ማለት ነው ስራ እንዳንሳ አንዳናከናዉን የሚያደርጉን ቦታዎች ጠንቅ ናቸው ማለት ነው። አንግድህ ጠንቅ ብዙ አይነት አለ ማለት ነው። በህይወታችን ላይ መድረስ ይቻል መድረስ እንዳንችልበት የማረገው ስራቶች አሉ ማለት እነዚህን ነገር ከመጀመሪያ መፍትሄ ማስቀመጥ ነው አንድ ሰው ስራ ሲሰራ ሊያጋጥሙ ይችሉ ችግሮች አሉ ጠንቆች አሉ እና እንዲ አይነት ችግሮችን የልንፈታባቸው መንገዶችን መጀመሪያ ማስቀመጥ አለብን አካባቢያችን ምቹ ማድረግ ከሰዎች ጋር ያለን ግንኙነት ጥሩ ማረግ እቅዳችንና ካራችን ደግሞ ትዝቻ ላይ ተዘጋጅቼ አድርገን ጥሩ ቦታ ለመድረስ መሞከር ይሄ የኛ የሚያስፈልግ ባህሪ

አልገባኝም እንግዲህ አልገባኝም ማለት አንድ ነገር ጽንሰ ሳልረድነው አልችለው ስንል አልገባኝም ሂራል እንግዲህ ሰው አልገባኝም ማለት ሀሳቦችን ሀሳቡን አልተረዳሁትም አላወኩትም ለማለት ሲፈልግ እንግዲህ እኔ የምትለኝ ነገር አልገባኝም ትምህርት ሲማር አንድ ሰው ሲማር ሲማር ይቆይና ግራ ይገባል በቃ ሊናገር ይሄድልኝ ያስተላልፍ የቻለው መልእክት ሀሳቡ ጽንሰ ሀሳቡ ኮንሰፕቱ አልገባው ይላል ስለዚህ አይ እዚህ ጋር መምህር እኔ ያስተማርከው ነገር ምንም እስካሁን ግልጽ አልሆነልኝም ምንም አልገባኝም ይላል። ማለት ነው የተረዳሁት ነገር የያዝኩት ነገር የለም ለማለት ነው በቃ አልገባኝም ማለት ያ ነው። በውስጤ ላይ ውስጤ ላይ ያዝኩት ነገር ያዝኩት የለም ማለት ነው። እና መምህራኖች በተለይ እንደዚህ ፈጥኖ ፈጥኖ ሲያስተምሩ ወይም ሲሉ ሀሳብ አልገባኝም አልገባኝም አልተረዳሁትም ማለት ነው። ለማለት ሲፈልጉ ነው እንደዛ የሚሉት።

አውሮፕላን እንግዲህ አውሮፕላን ማለት በየመጓጓዣ አይነት ነው የመጓዣ አይነት በጣም ዘብናዊና ቅኑቅ የሆነ አለማችን ላይ በጣም ታሪክን የፈጠረ። አውሮፕላን ወደ አውሮፕላነን ማለት በጣም ምቹና በአጭር ሰዓት በአጭር ጊዜ በፈለግነው ቦታ ላይ ሊደርስ የምንችልበት። አውሮፕላን እንግዲህ አውሮፕላን በአለማችን እንግዲህ ሁለት ወንድማማችን ነው እንግዲህ እዚህን ይሄን ስራ ሁለት አሜሪካውያን አለምን እስካሁን እያስደነቁና እንትን እያለ ስማችሁ ሲወሳው ነው የሚኖረው ይሄ ድንቅ ስራ ሰሩ በጣም አስገራሚ ነው። እንግዲህ በአየር ላይ በሩም ይሄድ መስራት ማንም እንደውስ እንደ እንትን በጣም አስደናቂ ስራና እንትን ነው። ማለት እና አውሮፕላን እንግዲህ በባህሪው በጣም ትልቅ ግዙፍ የሆነ ክንፍ ያለው ግርማ ኮኮቤ ጉማ ያለው ከዛ እንግዲህ ከአንዴ መነሻ ቦታ ያለው ከሆነ ቦታ መድረስ የሚችል ተሽከርካሪ ነው። እንግዲህ የአየር ትራንስፖርት እንደዋለን ትራንስፖርቶች የአየር ትራንስፖርት አይደለም በብዙ መልኩ ይከፍላቸዋል። የዉሃ ትራንስፖርት አለ። የኤብስ ትራንስፖርት አለ። እንደውም የባህር ትራንስፖርት እና የአየር ትራንስፖርት ይሄ አውሮፕላን ከአየር ትራንስፖርት ውስጥ የሚመደበው ብቸኛው ነው ማለት ነው። በሰማይ ላይ እንግዲህ አለምንም መንገድ አለምንም ያልተሰራለት መንገድ በሮ የሚሄድና ስንት አህጉሮችን ስንት አለምን የሚሄድ እንትን ነው ማለት ነው። እንግዲህ በዚች ምድር ላይ ትልቅ ታሪክን የሰራ ታሪክ የፈጠረ መማራት ነው ለሰዎችም መሄድ የማይችሉትን መንገድ አቋርጠው እንዲሄዱ አለምን ከአለም እንዲያገናኝ የሚያደርግ። እንግዲህ አለም ማናቸውም ሰው በፈለገው ቦታ ላይ የፈለገውን እዚህ በፈለገው ቦታ መድረስ ይቻላል። እንጂ አለም በአንድ እጅ ሆና ተደርጋለች ምክንያቱም እኔ ተፈጠረ አውሮፕላን ሰዎች እንግዲህ ፈጥነው እንግዲህ ምንም ጥቃት እንዳይደርስባቸው። መንገድ ላይ እንዳይያዝ እንዳይተበላው እንግዲህ እኛ ሀገር በቀጣይታችን ውስጥ ላይም በጉዞ አብዛኛው በአውሮፓ ምክንያቱም በየመንገዱ እገተው በዝተዋል በሌቦች በጨርባሮች በሽፍቶች። እየተያዘ ወደ ጫካ ወደ በሀው ወርደዋል። ስለዚህ ይሄንን ከዚህ ድርጊት ለመቆጠብ ሰው ጥሩ አማራጭ የሆነ አውሮፕላን የጠቀመው ሰው ይላል የሚሄድበት ምክንያት ራስን ደህንነቱን ለመጠበቅ እና አንተ ለሚሰልግ ነው ስለዚህ የአማራጭ ሰዎች ይጠቀማሉ ማለት ነው። እና አውሮፕላን በጣም ወሳኝ እና አስፈላጊ የትራንስፖርስ አይነት ነው። አስፈላጊነቱ ብዙ ነገሮች ምቹ ናቸው። የራሱ ኢንቫይሮመንት ምቹ ነው። እህሌ አይበድልም ማንዘቃዘቅ የለውም። ምን የለውም ነገሮች ሁሉም በሚገባ ሁኔታ የምናገኝበት ነው ማለት ነው። ስለዚህ አውሮፕላን ከሁሉም የትራንስፖርት አይነት በጣም ፈጣን በጣም ምቹ አለማችን ላይ ያለው እሱ ብቸኛው እና ይሄ በኢትዮጵያም የአፍሪካ ኩራት የሆነ እንግዲህ አየር መንገድ የኢትዮጵያ ከፍተኛ ኩራት ነው። ስለዚህ የአለማችን ላይ በጣም ትልቁ ታዋቂው የኢትዮጵያ አየር መንገድ ኢትዮጵያ አውሮፕላኖች ናቸው። በአፍሪካም በአለም እየተንጀበጀቡ የሚገኙ ከአለም ዳር እስከ አለም ጫፍ ድረስ የሚጓዙ ማለት ነው። ስለዚህ ይሄ ሀገር እድገትን የሚያመጣ ለውጥ የሚያመጣ የትራንስፖርት አይነት ነው ማለት ነው። ስለዚህ ቴክኖሎጂ በጣም የሚገርም ያመጣ ሰው የሚገርም ገራሚ እና አስደናቂ ነው ማለት ነው። ይሄንን የፈጠረው ማለት ነው።

እንግዲህ ድሴምበር አዲስ ድሴምበር ማለት ደግሞ እንግዲህ መስከረም መስከረም እንግዲህ አዲስ አመት ባለው አዲስ ቀን አዲስ ወቅት የሚሆንበት ነው። እንግዲህ መስከረምን የመሰለ ቀን የለም። እንግዲህ መስከረም ጠባ ይባላል መስከረም ጠባ ማለት ነው። እንግዲህ የጥቢ ወራት ማለት ነው የመጀመሪያው የጥቢ ወራት። መስከረም ነው እንግዲህ መስከረም አንድ ቀን እንግዲህ የኢትዮጵያ ሰዓት አቆጣጠር የመጀመሪያው ወራት የመጀመሪያው አመት። ዘር ለምሳሌ ሁለት ሺህ አስራ ሰባት አልቀን ሁለት ሺህ አስራ ስምንትን ስንቀበል ሁለት ሺህ አስራ ስምንት መስከረም አንድ ቀን አናቱ ጋር እንቀበለዋለን ማለት ነው። እና ይሄ ወራት እንግዲህ ለመላው ኢትዮጵያውያን አዲስ አመት ነው አዲስ ተስፋ ነው አዲስ ብሩህ ነው። ብዙ ነገር አዲስ ነገር ይጠብቃሉ አዲስ ነገር ይመጣሉ ማለት ነው። ብዙ ወራት የሰዎች ልጅ አዳዲስ እቅዶችን አዳዲስ ሚያወርዱ ሚያወጡበት አላማ እና እቅድ የሚሰንቁበት ነው ማለት ነው። የመጀመሪያ የስራ ወቅታቸው ነው ማለት ነው። የሰውን ወደ ስራ ገበታው የሚመለስበት ነው ይሄን እቅድ እና ፕላን አውጥቶ እዛ ወደ ስራ ይገባል። ከዛ መስከረም አንድ ብሎ ይጀምራል ከዛ ሁለት ሶስት እያለ ያለ ወራቱ ይቀጥላል ማለት ነው። እና በዛ የመጀመሪያውን እንግዲህ የመጀመሪያ ስራ ነው ከመጀመሪያችን በፊት እቅድ እናቅዳለን ያለን ያቀድነውን እቅድ ግብ እንዲደርስና ፍሬ እንዲያፈራ ውጤት እንዲደርስ መጀመሪያ ላይ ያቀድነው ጥሩ ደረጃ ሲደርስ ነው። ስለዚህ ይሄ መስከረሙ በተለይ ብዙ ሰዎች አላማቸውን እቅዳቸውን የሚያስቀምጡበት ወራት ነው። እና እንዲሁም አዲስ አመት ባለው አዲስ አመት ባለው አሁን ቤተሰብ ከቤተሰብ ዘመድ ከዘመዱ እንዲሁ እህት አባት እናት ልጅ የሚገናኙበት ነው። በአንድ ቅዱስ ዮሐንስ እኛ ቅዱስ ዮሐንስ እንለዋለን የአዲስ አመት መስከረም አንድ ቀን። በዛህ ወቅት ላይ ከሩቅ ሀገር ሁሉም ይሄዳል። ቤተሰብ ለምሳሌ ገጠር ያለው ወደ ቤተሰቡ ከተማ ያለውም ወደ ቤተሰቡ ልጁ ወደተለያየ ወራጣ ልጅ ነው በስራ ቦታ። በሄደ በዚህ ወቅት ላይ ወደ ቤተሰብ ይመለሳል ቤተሰብ ተሰባስቦ አዲሱን አመት ያከብራሉ። አዲስ አመት የሚያከብሩበት ምክንያትም ዝም ብለው ተገናኝቶ እንኳን አደረሰን ለአዲሷ ለአዲሷ አመት በዓል። አመት እንግዲህ አዲሱ አመት ደግሞ የሰላም የፍቅር ያህል እምነት እንዲሆን ልንመኛለን ተብሎ ብዙ ዝክር የሚዘከርበት ነው። እንግዲህ እና በዛ ወቅት እንግዲህ አዲሱ ነጭ ነጭ ሻሽ የመሰለው በግ ይገዛና ይታረዳል። ይታረድ እና ያ በግ እንግዲህ ዘመዱ ልጁ ወንድሙ ይሰባሰባል ቤተሰብ ይሰባሰባል። በድምቀት ቡናው ይፈላል አረቄው ከጠላው ቢራው ይዘጋጃል ከዛ በላይ ሽርም ጉድ ይበዛል። ሁሉም በፍቅሬያችን ቀን ያሳልፋል ማለት ነው ያቺን ቀን እንግዲህ በልዩ ሁኔታ ነው የሚያሳልፋት መስከረም ማለት ነው። መስከረም ልዩ ወራት ነው ልዩ በቃ ነው ማለት ይቻላል። እና በዛ ወቅት ላይ ያን አመት ባዓል ብሎ ሰው ሁሉ ያሳልፋል። ከዛን ወድያ ቤተሰብም እንግዲህ ይሰባሰብ እና በአመቱ ያጋጠመውን ችግር ሁሉ ያወራል ያሳለፈውን ሁሉ አዲስ ነገር ካለ አዲስ ነገር ያሳለፈውን ያወራል መጥፎ ነገር የገጠመው ሁሉ ያወራል ይወያያሉ። ስራ ሳለው እንደ ታሪክ እያወሩ ይላል ሌላ ደግሞ መስከረም እንግዲህ እጽዋቶች አበባቸውን የሚያብቡበት እንግዲህ አበባ ሸብ ደመቅ የሚልበት ወራት ነው። ለየት ያለ ወራት ማለት ይቻላል። እና በዚህ ወቅት ላይ አበቦች ይፈነድቃሉ ይፈነድቁና በቃ አደይ አበባ ይባላል አደይ አበባ የአዲሱ አመት በዓል። ተብሎ እውነት እና የቅድስት ዮሓንስ ልዩ የሚያረገው ወራት ብዙ ምክንያቶች አሉ። ከአዳማ ሁሉ ምክንያቶች አንዱ የመጀመሪያው የቤተሰብ ተገናኝቶ እንትን የሚልበት እና የቅዱስ ዮሐንስ ደግሞ ሴት የሚሳምበት በእኛ አካባቢ ሴት ልጅ ትሳማለች። በአዲስ አመት በኋላ እንኳን አደረስሽ ተብላ ወንድ ወጣት የሚፈልጋትን ሄዶ እዛ በጭፈራ ወረንዷን ለይቶ አገላብጦ ይስማል ማለት ነው። ስለዚህ ማንም አይነገረውም ማለነው እባላለሁ። በዛ መሃል ወቅት ላይ ይቻላል መሳም ጥሎ መሳም እንግዲህ ይቻላል ማለት ነው። እኔ ልዩ ባህሪ መገለጫው ባህሪ ነው ማለት ነው። ይሄ ቅዱስ ዮሐንስ በጣም ደስ የሚል እንግዲህ አሮጀውን ጥለን አዲሱን የተቀበልንበት ነው። አሮጀውን ታሪክ አሳልፈን መልካሙንም በሙሉ አሳልፈን ወደ አዲስ ተስፋ ወደ ብሩህ የምንቀበልበት ወራት ነው። እንግዲህ ወራት ይቀያየራሉ አመት ይቀያየራሉ። ስለዚህ በአዲሱ አመት በዓል ደግሞ በአዲሱ ወቅት ደግሞ የተለየ አዲስ ነገር እንደሚኖር ሰው ተስፋ ያረጋል። ትልቅ እድገት እንዲሆን የሰላም እንዲሆን ሰው ሁሉ ይመኛል። የማህበራዊ ስለዚህ ወቅቱ በጥሩ ሁኔታ መቀበል ደግሞ ትልቅነትና በልዩነት ነው ማለት ነው። እና ቤተሰቦች ይመርቃሉ የዛን ጊዜ ቅዱስ ዮሐንስ ጊዜ በአንድነት የእድገት የብልጽግና ነው የሚባለው።

አያት ይላል እንግዲህ አያት ማለት የቤተሰብ እንግዲህ የእናታችን የአባታችን አባት ማለት ነው። እንግዲህ አያት እንግዲህ አያት ማለት በጣም ትልቅ ትርጉም ያለውን እንዴ እኛን ለመፈጠር እኛ መፈጠር ምክንያት የሆኑ እነሱ ናቸው። እነሱ ልጆቻቸውን ወለዱ የነሱ ልጆች ደግሞ እኛን ወለድ ስለዚህ አያታችን ለእኛ እንግዲህ ትልቅ ትልቅም ባለጠጋ ናቸው ማለት ነው። እነዚህ አያት ብዙ ትርጉም አለው ማለት ነው። አያታችን እንግዲህ እኔ አያት ነበሩኝ ግን በአሁኑ በህይወት የሉም ሁሎችም አርፈዋል። እንግዲህ አያቶቼ ወንድ አያቴም እና የ የሴት አያቴም በእናቴም አባቴ አሉ ሁሎችም በህይወት የሉም አርፏል። እና አያቴ ቀደም ድሮ እኔ አውቃቸዋለሁ ደርሼባቸዋለሁ እና በጣም ለኔ በቃ እወዳቸው ነበር። ቀን በቀን እየሄድኩ እነሱ ጋር ቁጭ ብዬ አወራለሁ ሳወራቸውም ደስ ይላቸዋል እታዛቸዋለሁ እንከባከባቸዋለሁ ተለያየ ነገር አደርግላቸዋለሁ እና በጣም የሚወዱኝ በቃ ልዩ ፍቅር ለኔ ያሳዩኝ ነበር። እና አያቶች እኔ ሁሌ በቃ አረሳቸውም በቃ የነበራቸው ፍቅር የሚያሳይህ ነገር በጣም ደስ የሚል ምወደድ ነገር ነበር። የሚያርቁኝ ማለት ነው ስለዚህ አያቶች ለኔ ብዙ ውለታ ዉለዉኛል ማለት እችላለሁ። በብዙ መንገድ አስታውሳቸዋለሁ አያቶችን ማለት ነው። ቀን ማታ ስራውዬ ስሄድም ከነሱ ጋር ቁጭ ብዬ ሳወራና በቃ ተረት ተረት ያወሩኛል በቃ ያንን ሳለሁ በቃ ሲያስቁኝ ሲያጫውቱኝ ነው። የሚዉሉት በቃ ስላሳለፈው ነገር አንዳንድ ነገሮች በቃ ወሬያቸው አይጠገብም። በቃ የሚገጥሙት ግጥም ተረታቸውን ደግሞ የላት የላት ስለ አሳለፉት ስለ ድሮ ባህል ስለ የነበረው ዘመን በእነሱ የነበረውን ዘመን ሲያወሩት ተወርቶ አይጠገብም ታሪክ ነው። ማለት ይህ ባህል እንዴት ለዚህ የሚያስደስት ባህል ላይ የሚገርም ባህል ነው። ማለት እኛ የምንደነቅበት በጣም የምንቆርቆርበት ማለት ነው። የነሱ ልዩ ልዩና በጣም ውብ የነበረ ጊዜ ነው ብለን እኛ እንድናመሰነው የ ሚያርግ ነው ማለት ነው። እና ይሄ በሁሉም ትዝ ይለኛል የእነሱ ያሳለፉት ትልቅ ተስፋ ያለበት ጥልቅ እየት ያለበት ነበር ማለት ነው። በነሱ ጊዜ የነበረው ጊዜያት ማለት ነው ስለዚህ አያቶቻችን ታሪክ የአያቶቻችን ገድል ተፅፎም ተነቦም እና ተወርቶም የማያልቅ ማለት ነው ብዙ ታሪክም ሰርተው ብዙ እንትን ብሏል ማለት ነው። እና አያቱ እንግዲህ ማለት ልጅ ወልደው እነሱ የወለዱት ልጅ ደግሞ ለኛ አያት ሆነው ከአያት ደግሞ እኛም ደግሞ ለዛ አያት የሚሆኑበት ጊዜ ይኖራል ማለት ነው። ምክንያቱም እኛ እናገባለን አግብተን እንወልዳለን ልጆቻችን አሽልዬሽን ደግሞ በታሪክ ደግሞ እንመስላለን ደግሞ ሲወልዱ እኛ አያት ሆነን ማለት ነው። ስለዚህ አያትነት የሚል ብዙ ጸጋና ክብር አብሮ ማለት ነው። ዘይያቸውን መተኪያ ትተተተተው የሄዱ ስማቸው እንዲጠራ እንግዲህ አድርገህ ይላሉ እስከ አያታቸው ሰው እስከሆነ የሚመዘገብ ስሙ እንግዲህ የሚጠረስ ከአያቱ ነው። ማለት ይሄው የፈጠረው አካል መሆኑ የአካሉ መዛን ጭምር እንዳለ የሚያሳይ ነው ማለት ነው

ግብር ይላል ግብር ማለት አንዴ የሚከፈል ክፍያ ነው ማለት ነው ግብር ለሰራንበት ስራ ለሆነ አካል ለመንግስት የምንከፍለው ግብር አለ ለምሳሌ ነጋዴ ሊሆን ይችላል ነጋዴ እንግዲህ ይነግዳል በነገደው ልክ ያገኘውን ለመንግስት ደግሞ ግብር ይገብራል ማለት ነው የሚያገለግለው ለተለያዩ ተግባራችን ለ ወደፊት መሳካት ላለበት ነገር ማለትም ለመንግስት ስራ ማስኬጃ ለተቋማት መገንቢያ ለተለያዩ ለትምህርት ቤትም ለ ለሰርተ ለሚያስፈልጉ ነገሮች ግብር ያስፈልጋል እና ግብር ወሳኝ አስፈላጊ ነው ሰው ድሮም እንግዲህ ግብር ይከፍላል ግብር የማይከፍል የለም የሚሰራ ካልሆነ ግብር ይከፍላል ብሩ ይሰባሰብና መንግስት ለተለያየ ለበጀት ለምንም ይጠቀመዋል ማለት ነው ይሄ ግብር ደግሞ አሁን ለምሳሌ አርሶአደር መሬት ካለው በመሬቱ ግብር ይጣልበታል ላይ ግብር ይጣልበትና ያ ግብር በሚሰበስቡ አካላት ይሰበሰባል በካርኒ ምናምን ይሰበሰብና ኦዲት ተደርጎ ወደ በየደረጃው በየቀጠናው የሚሰበሰበው ወደ ወረዳ ወረዳ የሚሰበሰበው ወደ ክልል ክልል የተሰበሰበው ወደ ሀገር ይመጣል ማለት ነው ስለዚህ ግብር በጣም አስፈላጊና ጠቃሚ ነው ማለት ነው ምክንያቱም ግብር የአንድ ሀገር በጀት የተለያየ ቦታ ለመበጀት ለመመደብ የሚያገለግል ማለፍ ነው ስለዚህ ግብር አስፈላጊና ቁልፍ መሳሪያ ነው ማለት ነው እና ማጣወር የለበትም ይሄን ያክል አሁን ይሄን ያክል የለውም ብሎ ምክንያቱም ተመልሶ ለራሱ ነው የሚያገለግለው ለራሱ ልጅ መማሪያ ለራሱ ልጅ መሰረታዊ ልማት ማሟያ እንደዚህ ነው የሚያገለግለው እና አሁን የቤት ስራ አሁን ምን ዩኒቨርሲቲ አለ ዩኒቨርሲቲ የሚገነባው ግብር የተሰበሰበ ገንዘብ ነው መምህራኖች የሚያስተምሩት ደሞዝ የሚከፋላቸው የግብር ካለው ማለት ነው ወይም መሰረታዊ ልማት ውሃ ዝርጋታ ሊሆን ይችላል መብራት ሊሆን ይችላል እንደዚሁ የተለያዩ ትምህርት ቤቶች ሊሆን ይችላሉ መምህራን ምድባ በየቦታው በየትምህርት ቤት በየቦታው በየቀበሌው በየወረዳው በየዞን በየክልሉ የሚሰራው ትምህርት ቤትም ከየትም አይመጣም ከግብር የተገኘው ገንዘብ ነው ማለት ነው ስለዚህ ብዙ ጠቀሜታና እንትን አለው ሰው በሚከፍለው ማጣወር ሳይሆን ያለበት በጎንለጎን በሚያገኘው ጥቅም ማመስገን እና መጠቀም አለበት ማለት ነው ስለዚህ ይሄው መንግስት ዞሮ ዞሮ አስፈላጊው ለአንድ ሀገር ገዢና ተገዢ መሆን አለበት ህግና ደንብ መከበር አለበት እና ግብርም በአግባቡ ሰው ማክበር ያለበትን በሰአቱ ያልተጭበረበረ ግብር አሰራሩን የጠበቀ ግብር መሆን አለበት አንዳንዴ ስራና ግብር አይገኝም በጣም የሚሰራ ሰው በጣም ትንሽ ግብር ይከፍላል በጣም ደግሞ የማይሰራ ሰው ነው ብዙ ግብር ይካፍላል ስለዚህ ዝም ብሎ ዘፈቀደ የጥናት ጥናቱ ደካማና ዝም ብሎ የሆነ አለ የሚፈጠርበት ሁኔታ አለ። ስለዚህ ይሄ እንደዚህ አይነቱን ነገሮችን ማስተካከል እና ወደፊትም ማረም ይገባል። ነገር ግን አሁን አንዳንዴ በጣም ሰው ይማረራል። በጣም በሃይለኛው ማለት ነው። የግብር አካባቢ ስራ አሁን ከገቢ ህጋዊ ባልሆነ መልኩ ይካሄዳል ማለት ነው። ስለዚህ ይሄን ነገር ማስተካከል ማለት አለበት ሰው መክፈል አለበት በሚያገኘው ገቢ ልክ መሆን አለበት ተሰርቶ ማለት ነው። አንዳንዱ በሙስና ምክንያት ብዙ ገንዘብ መክፈል ያለበት ሙስና ለከፋዮች፣ ግብርን ለሚያስገብሩ አካል የተወሰነ ነገር ብር ይሰጣቸዋል ከዛ የእሱን ግብር በጣም ትንሽ እንዲሆንለት ያደርጋሉ ማለት ነው። ደግሞ አንዳንድ ዝም ብሎ በሀቀኝነት እኖራለሁ ብሎ የሚኖረውን ሰው ደግሞ በጣም ከፍተኛ ዋጋ በማረግ ይበዘብዛሉ ማለት ነው። ስለዚህ ተገቢና ጥሩ ያሆነ ስለ ምግባር ነው ማለት ነው። ከሁሉም መጠበቅ የለበት መከናወን የለበት ድርጊት ነው። ስለዚህ ሁሉም ከዚህ አይነት ስራ እንድቆጠብ ነው ማሳሰብ ያለብን ማለት ነው።

ሀላፊ ይላል እንግዲህ ሀላፊ ማለት የአንድ ዋና ተቆጣጣሪ ማለት ነው። ስራውን የሚቆጠር ስራውን የሚያስገድ አካል ሀላፊ ይባላል። ግን ሀላፊ ብዙ አይነት ሀላፊ አለ። የመንግስት ሀላፊ አለ የስራ ሀላፊ አለ። ሀላፊዎች የሚል አብዛኛው ትልቅ እንትን ይጣልባቸው ሀላፊነት ራሳቸው ሀላፊዎች ትልቅ ሀላፊነት ይጠበቅባቸዋል። እነዛ ሀላፊነታችን ደግሞ በሚገባና በሚል ሁኔታ የሆነው የሰጣቸውን ስራና ቅድሚያ ተወጥተው ለሰጡበት ታማኝነትና ሀቀህነት መስራት። ግዴታ ላይ ተጥሎባቸው እና ብዙ አላፊወች ደግሞ ይሄንን አንዳንድ በታማኝነት ነበር ጥሩነት ሲሰሩ እናያቸዋለን። አንዳንዶች ደግሞ ብሎ በማይገባ የተጣለባቸው ሳይሆን የራሳቸውን ጥቅም በማስቀደም የራሳቸውን ቤተሰብ በማስቀደም የሚሆኑ አሉ። ይሄ በጣም ከወረዳነት እና ጅልነት ነው ማለት ነው። ነው ሰው አምኖት መንግስት አምኖት ያንን ስራ እና ላይ አስገኘኝ። ወይም ህዝብን አገልግል ወገን አገልግል ታውቆ ሰጥቶ አንዳንዱ ለራሱ ጥቅም እኔ በጣም የሚገርም ብዙ የማውቀው ሰው አለ። ሀላፊነት አሁን ለምሳሌ የመድሃኒት አስተሃገር ሀላፊ አለ። ከተማ ልማት ከተማ አስተዳደር ውስጥ ላይ ማለት ነው እና ይሄ ሰውዬ ይሰራል እየሰራ ያገለግላል። እንግዲህ ሁኔታ ሶስት አመት ሙሉ ባልሞላ እንግዲህ ደሞዙ አስር ሺህ ብር ነው። በዚህ በአስር ሺህ ብር አለችው ግን ለቤት ክራይም ለቤት ስም አላስበጣም። ግን በሚገርመው የራሱ ቤት ፎቅ አለው። መኪና ግራሚ ግራሚ አለው ግራሚ ቤት እንትኖች አሉት። ማቴሪያሎች ይሄ እንግዲህ ከስግብግብነት እንግዲህ በሙስና ሰዎችን በመቀበል ብር ስራህን ሀላፊነትን በማይገባው እንደ እየተወጣ እየሰራ ያለ ማለት ነው። እኔ እንዲህአይነት በጣም ጸያፊ ስራ የሚሰሩ በጣም ብዙ ሺህ ሀላፊዎች አሉ። ከከተማው ላይ በተለይ ገቢዎች ላይ የሚሰሩ ሰዎች መሪ ሳሳደር የሚገቡ ገቢዎች የሚሰሩ መዘጋጃ ውስጥ ሚሰሩ መንግስት ስልጣን የተቀመጡ ሀላፊዎች እንደ አይነት ድርጊቶች ሲያደርጉ የተለመደ ነው። ማለት ይሄ በጣም እውነት አሳፋሪ እና አሳዛኝ ነገር ነው። አንዱን ተወው አንዱ እያወቀ ዝም ይላል። አንዱ ያእያወቀ ዙም ይላል ምክንያቱም። ያንቢያጋልጠው አንዱም ተጋራይ ሰው ነው ሁል እንብላ ነው። በቃ ህዝቡን እንድታደርገን እንብለው። ውድታዊ የሚጠቀምበት ሳይሆን የሚያገለግሉኝ የሚጠብቁኝ የሚሉ የህዝብን ንብረት የህዝብን ሀብት ንብረት ውድም አድርገው ይጠቀሙበታል። እና ይሄ በጣም ነውር በጣም ነውር እና በጣም አሳፋሪ ነገር ነው። እና በሀገራችን ላይ ይሄ ሁሉም ሰው እያከናወኑ እያለ ነው እና እንደዚህ አይነት ሰዎች አሉ። እንግዲህ በትንሽ ደመወዝ ባለቤት ባለመኪና ባለፎቅ ባለቦታ የተለያየ ቦታ በቅንጡ የሚበሉት የሚጠጡት የተለየ ነገር ማለት ነው። እንግዲህ ይህ የሚመጣው እንግዲህ ከሙስና በሚያገኙት ገንዘብ ማለት ነው። እና ሀላፊነት በጣም ትልቅ ክብር ያለው ስራ ነው። ግን አላላፊነቱን የሚወጣ ደግሞ በጣም ጥቂቶች ናቸው ማለት ነው። እነሱም በቃ የተሰጣቸውን ህዝብ የተጣለባቸውን አደራ በአግባቡ እሚወጡም አሉ። የሰጣቸውን ስራ በአግባቡ የሚሰሩ የተሰጣቸውን ላፊነት ግን አብዛኛው ሆዳም እና አጋሰስ ነው። በቃ የራሱን ሆድ ብቻ የራሱን ቤተሰብ ብቻ የሚያስብ የነገ የግፎችን የንጹሃን ንብረት እየበላ የንጹሃን ገንዘብ እየበላ የሚተዳደር ብዙ ሀላፊ አለ። የሚገርመው ደግሞ ባአለፈው እንግዲህ የሰማሁት ጓደኛውን እያወራ እንትን ላይ ይሰራል ኤንጂኦ ላይ ማለት ነው። ኤንጂኦ ድርጀት ቀጥሮት በሃላፊን ታስቀምጦት ጉምሩክ ላይ መኪና ጭነው ይሄዳሉ። ሁለት ሶስት አራት መኪና ታሳቢ ጭነው ይሄዳሉ አንዱን መኪና እንግዲህ ሸጠው ለኪሳቸው ሌላውን ደግሞ ለእዛው አደረስን ብለው እንትን በማለት እንግዲህ በጣም የወረደ። ሰው ልጅ ማለት በጣም በዚህ ደረጃ የዘቅጦ ሄዱአል ማለት ነው። እና ይሄ እውነት እኔ በጣም ቀብረኝ አንዳንዴ አላጭነት ማለት። አሁኑ ዘመን ላይ በጣም ዝም ብሎ ቀልድ የሆነበት ጊዜ የሆነበት ጊዜ ነው ማለት ይችላለው። ምክንያቱም ከ እያንዳንዱን ስራ ባይኔ ስለማየው ማለት ነው። እኔ አሁን ዝም የምሰራበት ስራ እንሰራለን። እና ገቢዎች ብዬ ቀኑ ይመጣሉ። እና ይመጡና ይሄ ይሄን ለምን አላደረጋችሁም? ይሄን እንደጋር ሰራችሁ በማለት ብር ይቀበላሉ። ወይ ልናሽገው ነው? ወይም ከፈለን ይሄን ያክል ብር በቀጥታ ማለት ነው። ምንም ሳያንገራግሩም ሳይሆን ምክንያቱም አሁን እኛ ወይ አልሰጥም ወይ ያን ያሽጉብሀል ደሞ ለዛ ለማስከፈት ደግሞ ሙስና ብር ደግሞ ይቀበላሉ። ስለዚህ በጣም ያሰራሩ መበላሸት በጣም አሳሳቢ እንደበጀ እንደርሷል። በቃ ህይወትን እስከማን ድረስ ያለብህ ሳህፍ እና ሀላፊነት እውነት የሚወጣ ሰው በጣም የለም ለማለት ይቻላል። ደረጃ ላይ ያለው ደረጃ በጣም የወረደና የዘቀጠበት ሰዓት ነው የደረስነው። ሰው በቃ ራሱን የሚያስቀድም

አይ ይላል እንግዲህ አይ ማለት አንድ የምታዘቢያ ቃላት ነው እይ እኔ ብዙ ጊዜ ታዝቢያ አውቃለሁ። እና እይይይ እንደው ብዬ በቃ አልፋለሁ ማለት ነው። ማድረግ የማይቻል ነገር ተደርጎ ስስሰማ በጣም በጣም አዝኜ በጣም ተገርሜ ያለፍኩበት ጊዜ እና ይሄ ታሪክ አንድ በጣም የምወዳት ልጅ ነበረች። ግን አምኛት ምንብያት ለሷ መስዋት ብዙ ከፍዬላት እና ያልታሰበ ቦታ አይቻል አይ ይሄ ሰው ማለት ሰው እንዴት ነው የሚታመነው ምናምን ብዬ በጣም የታዘብኩበት ጊዜ አለ ማለት ነው። ይሄን ያልኩበት ይሄን ያልኩበት ምንድነው? ሰው ባመንከው ልክ ሳታገኘው ስትቀር ትታዘበው በጣም ውስጥ ይጎዳናል በጣም ይገረምና አይ ሰው አይ ብለህ በቃ ውስጥ በጣም ይቆረቆራል እና እንደዚህ ነው ታሪኩ በጣም ልጁ በጣም ለሰው ያለች ስሜት ፍቅር ታሪክ የጀመርንበት ከዛ ፍቅር ታሪክ ገብተን እያወራን እያለን ሌት ተቀን በቃ እንዴት አደርሽልኝ እንዴት ዋልሽልኝ እኔ ወዴ ወዴት ነው ፍቅር ይሄ ነው በቃ ከዛ ስለምኖረው ኑሮ ወደፊት ስለምናደርገው ነገር በቃ አሁን ትምህርታችንን ጨርሰን የተማርነው ነበር። አሁንም ትምህርት ላይ ነው ያለው እሷ ነገር ያው አቋርጫለሁ። በመቶ ጨርሼ ብዬ ከዛ በቃ ያለውን ነገር እያስረዳኋት ወደፊት እንዴት እንደምንኖር እቅዳችንን እናስቀምጣለን። ስለ ልጆቻችን እናወራለን። ስለ ቤታችን እናወራለን። ስለሚሆን ነገር በቃ ፍቅራችንን ገንጻን ጨርሰው ማለት ነው። እውነት ፍቅር እንደዚህ ያሳብዳል እስከምንባል ድረስ ሌት ተቀን በቃ ጊዜ እንቅልፍ ስራው እንኳን ውዬ በቃ ስራ ድካም አይሰማኝም። ከእሷ ጋር በቃል መውራት እንትን ለመዋጥ በቴክስት መሆን አለበት። መተግበሪያዎች ሳወራት አድራለሁ በቃ አልጠራም ከዛ የሞሉ ነገር እያደረግን እየታየ እያሳለፍን በቃ ፍቅራችንን አለማችንን እየቀጨን እናሳልፋለን ይሄን ነገር እያደረግን በጣም በጣም ነው የሚገባው አሁን መግለጽ የማይችለው መንገድ ስንገልጽ ስናወራ ስንገልጽ አይበቅም እሷም ስታወራ ሳልዳሊስን ስንኳረፍ በቃ ውስጣችን አልችል ብሎ በቃ ትንሽ ሰዓትን እንቆይና በቃ አንችልም እንዳለን ወይ ምልክት ነው ወይ የሆነ ነገር ትላለህ ከዛ በኋላ ተመልሰን እንድታቃለን እንባዬ ፍቅር ህይወት አሳባጅ ነው በዛ እያለ ለሁለት አመት ሶስት አመት ለአራት አመት በአንድ ቆይተን እያለ በመሃላችን ደግሞ በጣም ጠብ አለን እንግዲ ፍቅር ላይ ብዙ ውጣ ወረዳ አለን ጠብ አለን መታረቅ አለብን ብለን በማሃል ተጣላን ሌላ ሌላ ወሬ ሰም ስሰማ በጣም ሚያስጠላ አይይ ሰው ለካ እንዲህ ነው። ፍቅር እንዲህ ነው። ሲኖሩበት ፍቅር ጥሩ ይሰለኝ ሲለያዩት በአንዴ ሌላ ሰው ሆኖ መገኘት ይችላል። የምታዘብበት ጊዜ አለ በጣም ነገራሚ ውስጥ ላይ ያሻከርን ነገር ብለህ ትገዛለህ ደግሞ አንዳንዴ ትታዘባለህ ባይንህ አይተህ በጣም በቃ የሆነ የማይሆን ስራ ስታይ አይ አይ ስራ አይ ብለህ እይታ ታሳያለህ ማለት ነው እና ይሄ ራስ

ገዢ ማለት እንግዲህ አንድን አካል የሚገዛ አካል ነው። ገዢ የራሱ ለምሳሌ አንድ ትልቅ መስሪያ ቤት ቢኖር። የራሱ ፋይናስ አስተዳደር ቢሆን የራሱ ግዢ ክፍል አለው ግዢ ክፍል እንግዲህ እቃዎችን የሚገዛ ወጪ ገቢ የሚሰራ አካል ነው ማለት ነው። ይሄ ግዢ ክፍል እንግዲህ እና ሂሳቦችን በትክክል አወራርዶ እና በስር ዓት እስቴትመንት በማውጣት ወጪ ገቢ የሚሰራ አካለው ማለት ነው። እና ገዢ ማለት አስተዳደሪ ማለት ነው። እንግዲህ ይሄንን ገንዘቡን በደንብ የሚያወጣ የሚያስገባ በታማኝነት በአገልጋይነት የራስ ወጪና ገቢ ሰርቶ እቃዎችን የሚገዛ ገዢ ክፍል ሂሳብ ክፍል ማለት ነው። ሂሳብ ክፍል ገዢ ክፍል እንግዲህ አንድ ፋይናንስ ላይ ይመደባል። የሌሎች እቃዎች ሲኖረው እነዛ እቃዎችን በሚገባ ሁኔታ አዶ ገበያ ህዶ ገዝቶ ደረሰኝ በመያዝ በዚህ ወጪ አውጥቻለሁ በዚህ ምናምን ብሎ የሚገልጽበት ነው። እንደዚህ ላይም እንግዲህ አብዛኛው ገዢ ክፍሎች አጭበርባሪዎችም ሌቦችም አሉ። እነዚህ ሌቦች ደግሞ ምን ያደርጋሉ? መንግስት ይመድባቸውና ገዢ ክፍል ሆነው ከዛ ይሄን እቃ ይሄን እቃ በዝ በዝ ብር ገዛሁ። የውሸት እንግዲህ ያን ከዛ ከዛ ሰውዬ ጋር ከገዛው አካል ላይ ከመርካቶ ከሆነ ግን ከሚገዛው ከዛ ይሄን ደረስኝ በዝ ጻፍልኝ በዝ በዝ ነው የገዛሁት ብለህ እንድትታዘብ ያደርጋሉ። ማለትነው ያንን እንደ ይጽፍለታል እንግዲህ በአንድ ሚሊየን ገዝቶት እንደሆነ እቃውን በአንድ ነጥባም በአንድ ሚሊየን አምስት መቶ ሺህ ብለህ ጻፍልኝ ብለው በዛ ያጽፉና ከዛ ገዝተው ይመጣሉ። ያን እንግዲህ ቀሪውን ብር ወደ እኪሳቸው ያረጉና ከዛ መረጃቸውን እነሱ ደርሰኝ አላቸው እንደዚህ አይደል አየይዘው ያስቀምጣሉ ማለት ነው። በእንደዚህ አይነት መንገድ ሰውም ያጭወርብሃል ይሰርቃል ማለት ነው። እንግዲህ ሲሾም ያልበላ ሲቆጭ ይለዋል የሚለውን ተረት በመጠቀም እንደዚህ እሚጠቀሙ አሉ። እና በማጭበርበር ገንዘብን የሚጠቀሙ ብዙ አሉ ገዢዎች ማለት ነው። እና በትክክል የሚገዙ እንቃውን በትክክል ሁኔታ በትክክል አጣር ተከራክረው የሚገዙ አሉ። እኔ እንግዲህ እኔ አንግዲ አሁን ግዢ ስሄድ። እሱቅ ስሄድ ለቤት እቃዬ ልብስ ለመግዛት ጫማ ለመግዛት ይሄ የቤት ቁሳቁስ ለመግዛት አስቤዛ ለመግዛት ስሄድ የምፈልገውን ነገር ገዝቼ እመጣለሁ ሽንኩርትም ይሆናል ዛይትም ይሆናል ሄጄ ወደ ገበያ አሪፉን ጥራት ያለውን በሚገባ ሁኔታ ገዝቼና እንትን ብዬ እመጣለሁ ማለት ነው። ስለዚህ ግዢ ማለት አካባቢ የሆነ ቀን በሆነ ዋጋ ገዝቶ መምጣት ማለት ነው። የላገዣ አካል እንግዲህ አስተዱዳሪ አካልም ተብሎ በድሮ ክፍለ ዘመን ጊዜ በ ይሄ ባሪያ ንግድ ነበረ። ይሄ ባሪያ ንግድ ደግሞ ገዢ አለ ያገዝቶ ይሄዳል ማለት ነው። የሚገዛው እንግዲህ አንድ ገዢ አገርም ነበረች እነዛ አውሮፓ ሀገሮችን አፍሪካን ተገዝተዋል በቅርምት በመቀራመት የተለዩ እንትን በማለት ይቺ የኔ አገርናት ይቺ የኔ ግዛት ናት በማለት የእንገዙበት ሁኔታ አለ። ይሄ አሁን የቀረም አሁን ድሮ የነበረ ነበረ አሁን ላይ ተወግዶ የቀርቷል ማለት ነው። ግን ግዛት ደግሞ አሁን የምለው የበድሮ ዘመን ላይም የነበረ የሽዋ ግዛት የ ይሄ ደግሞ የከፋ ግዛት ምናምን በማለት ሰዎች የተለያየ አካባቢን በመውረር ግዢ ያካሂዱ ነበር እንግዲህ በጦርነት በምን በመቀማት አካባቢውን የኔ ግዛት ነው ብሎ ያስተያድሩት የነበረበት ነገርም ነበር። እንግዲህ ይሄ ሁሉ ያለፈ ታሪክ እና እንትን ነው። አሁን ደግሞ ገዢ የሚባል እንግዲህ አንዳንዴ ገበያ ልሄድና ይጠይቃል እቃ እዛ እዛም እዛም እዛም በየቦታው ይጠይቃል እና ይሄ ገዢ ነው። እኔ ገዢ ነኝ። በትክክል ሽጥልኝ ዋጋውን ብለህ ልጠይቅ አደለም የመጣኸው ልገዛ ነው። የመጣኽው እና ምናምን ብለው አንዳንዶች እንደዚህ የማሳመን ባህሪም አላቸው። ነው ደግሞ ይሄ ገዢ አይደለም ምናምን ዝም ብሎ ለመጠየቅ ለማጣራት ለመሰልል የመጣነው ምናምን በማለት ደግሞ አንዳንዶች ደግሞ ሚሸጥን አካል እንደዛ የማለት ባህሪ የሚያሳይ አሉ ማለት ነው። ስለዚህ ገዢ ማለት የሆነን እቃ በሆነ ነገር ገዝቶ እንትን ማለት ነው ማለት ነው። ስለዚህ

አጋር ይላል እንግዲህ። አጋር ማለት አንድን ድርጊት በጋራ የሚያከናውን አጋርነት ያለው ተብሎ ይገለጻል። አጋር እንግዲህ አይነቶች አጋሮች አሉ። ምክንያቱም ለህይወታችን በጣም ዘላይ የሚያገለግሉን ስራ ለመስራት መቻል ለማከናወን መቻል። በአጋርነት የሚሰሩ አሁን አጋርተው ለምሳሌ የሆኑ ጓደኞች የማውቃቸው እኔ ሁለት ልጆች አሉ። መጀመሪያ ላይ በጋራ ብር አጋሩ ከዛ የሆነ ስራ ሰሩ ስራ ሰሩና በጣም ተለወጡ ተለውጠው አሁን በጣም የግላቸው የራሳቸው ትልልቅ ሀብት ንብረት ራሳቸው ድርጅት አላቸው። ራሳቸው የከፈቱት ትልልቅ ስራዎች አላቸው። እና ይሄ ሀጋርነት በጋራ የሚጀመር ስራ ለትልቅ ህይወት ለትልቅ ስኬት የሚያበቃ እና የሚደረግ ነው ማለት ነው። ስለዚህ አጋር ነው በጣም ትልቅ ነገር ነው በመመተባበር በመመተጋገዝ ሰዎች የህይወታቸውን ለመቀየር የሆነ ደረጃ የሚደርሱበት ስርዓት ነው ማለት ነው፤ ይሄ አጋር ማለት። ለዛ አጋርነት ደስ የሚልና የሚ የሚያስደስት የስራ አይነት ነው። እና ህይወትን ሰዎች አብረው የሚቀየሩት በመከራ ነው። መስራት በመተባበር በመተጋገዝ የሆነ ደረጃ ላይ ይደርሳሉ ማለት ነው። ስለዚህ ህይወት በአጋጣሚ ነው የምትቀየረው የሚባለው ለዚህ ነው። የሰው ልጅ ትጉ እና ታታሪ ሆኖ ሲሰራ ይቀየራል ህይወቱን ራሱን ይቀየራል ማለት ነው። ስለዚህ በጣም ያስፈላጊ ሰዎች ጠንካራ ብርቱ ሲሆኑ እዚያ እና እኔ ሁን ወደፊትም እቅድ ያለኝ ትንሽ ብር የምሰራበት ብር እንደምንም ብዬ አጠራቅሜ ከጓደኛዬ ጋር በጋራ ሆኜ የሆነ ስራ ልንለወጥ እና ትልቅ ደረጃ ደስ በጣም ትልቅ ህልምም ምኞትም አለኝ። ሁሌም የማስበው እቅዴ ይሄ ነው ማለት ነው። የሆነ የግል ስራ ከፍተን በዛ በግል ስራ ደግሞ በጣም አትራፊና ጠንካሮች ያኔ የሆነ ትልቅ ቦታ ላይ የመቀመጥ እቅድ እቅድና እንትን አለ ማለት ነው ስለዚህ ይሄ ይጋራ አጋርነት የጋራ ስራ በጣም የሚያዋጣ እና የሚለውጥ ነው ሰዎች የሚያውቁበት ወይ ህይወታቸውን ወደሚፈልጉት ደረጃ ወደሚፈልጉት ቦታ መድረስን መለወጥም ይችላሉ ማለት ነው። ስለዚህ ይሄ አጋርነት በጣም አስፈላጊ እና ጥሩ ነገር ነው ማለት ነው። እና ሰው ብዙ ጊዜ አሁን በጋራ ስራ ስንወጣ አብዛኛው ስራ አለ በጋራ በህብረት የሚሰራ ስራ እና በግል የሚሰራ ስራ አንድ አይደለም። በህብረት እና በጋራ ሆነን የምንሰራው ስራ በቶሎ ያልቃል ቶሎ በወቅቱን ጠብቆ ቀኑ ያልቃል ማለት እና ውጤቱን አመርቂ እና የተሻለ ነው ማለት ነው። እና አንደኛው ሰዎች በጋራ የሰሩም ድካም የለባቸውም ድካም ይቀንስላቸዋል ልፋትም ይቀንስላቸዋል። እንዲሁም በቶሎ በተገቢው ሰዓት እና በሚገቡ እቅድ ያልቃል ማለት ነው። ስለዚህ ይሄ በጣም ወሳኝ እና አስፈላጊ ነገር ነው ማለት ነው። ይሄ በጋራ በመንቀሳቀስ በጋራ ሰርቶ የመለወጥ ባእል ቢያድግም ቢ እንትን ቢልም በጣም ጠቃሚና አስፈላጊ ነው ማለት ነው። እና የሰው ልጅ ህይወቱን የሚቀይረው በእንደዚህ አይነት ነገሮች ቢሰራ መለወጥም ማደግም ይችላል ማለት ነው። የፈለገው ቦታም ይደርሳል ማለት ነው። ስለዚህ በጋራ ሰርቶ የመለወጥ ባህል በጣም ቢያድግ ደስ ይላል። ማለት ነው። ስለዛ እንደዚሁ አንድአንዶዎች ደግሞ በአጋርነት የአጋርነት ድርጅት ከፍተው ህይወታቸውን የሚለውጡ የሚያቅዱ እንግዲህ መጀመሪያ ሁለት ሆነው ያቅዳሉ የት ቦታ ላይ እንስራ? የተሻለ ብንሰራ የት ያዋጣል? ከስት እንትን ደምበኞቻችንስ እንዴት እንይዛለን ብለው እቅድ ያወጣሉ። ገንዘባችንስ ምን ያክል ጊዜ ያሴደናል። ለኪሳራስ ብንጋለጥ እንዴት ነው ከኪሳራ የምንወጣው በማለት መጀመሪያ እቅዳችን በሚገባ መንገድ አውጥተው ይጨርሳሉ አውጥተው ከጨረሱ በኋላ ቃል በመገባባት የራሳቸውን ሂሳብ አወራርደው በገንዘብ እኩል እኩል አዋጥተው እኩል ሆኖ ወይም አንዱ ከፍተኛ ገንዘብ በማውጣት አንዱ ደግሞ የተሻለ ሀሳብ በማገዝ ስራ ጀምረው የሚለወጡበት ደረጃ ብዙ ጊዜ የተለመደ እና የተለመደ ስራ

ቀይ ይላል ቀይ ማለት እንግዲህ የከለር አይነት ነው እንግዲህ ቀይ ትልቅ ትርጉም አለው። ቀይ ማለት የብዙ ሰዎች ላይ ያን ያክል የማይጠቀሙት። እና ቀይን ከለር የሚጠቀሙት ያኔ ቀይ መስቀል ማህበር ቀይ መስቀል በቀይ ከቨር ነው የሚቀባው መኪናው ማለት የቀይ መስቀል መኪኖች በቀይ መስቀል ምልክት አሳይቶ ቀይ ከለሪ ይቀባል ማለት ነው። እና እንደውም የመብራታ መብራት ሀይል መኪኖች ቀይ ቀለም ነው የሚቃቡት እነዚህ መኪኖች በቀይ ቀለር ይቃባሉ። ነገር የሚያስተላልፉት ቀይ በጣም አደጋ እንደሆነ ቀይ ደግሞ ብዙ እሳዓትን የሚፈጥር እንደሆነ የሚያሳይ ነው ማለት ነው። ቀይ የእሳት ምልክት ያለው ያአንዳንድ ቦታ በጣም የሚያቃጥል የሚፋጅ ነው። ማለት በቀይ ከለር ይወስኑታል ይከ ይወክላል ማለት እና። የቀይ በጣም ከባድ ነገር እንደሆነ የሚመስለኝ። ቀይ አሁን የኢትዮጵያ ባንዲራ አረንጓዴ ቢጫ ቀይ ነው እንግዲህ በጣም ቀዩ የሚመለከተው የሀገራችን ትልቅ ቀይ ከለር ደም መፋሰስ ነው። እንግዲህ አንድ ሀገር ሀገር ድንበሯን ለማስከበር ከጎረቤት አገርም ከጠላት ሀገራትም ትገጥማለች በምትገጥምባት ጊዜ ብዙ ጀግኖች ይሰውባታል ሲሰው እንግዲህ ደም ፋሰስ እና። እንግዲህ ቀዩ ከለር የሚወክለው የሀገሪቱን ደም የተፋሰስ ጀግኖች የተሰዉባትን ጀግኖች የመታወሻ ምልክት ነው። ለማስታወስ የሚጠቀሙበት ዘሪ ነው። ቀይ ከለር መአት ነው የሚጠቀመው እና ቀይ ከለር በጣም አሳዛኝ እና ብዙ ተጋድሎ የተደረገበት ብዙ መስዋዕት የተከፈለበትን መንገድ ለማሳየት ቀይን ቀለም ይመርጣሉ ማለት ነው። ሀገራት ብዙ ሀገራት እንግዲህ የቀይ ቀለምን ባንዲራ አለባቸው እንግዲህ ቀይ ቀለም ለሀገራችን ሞተናል ለሀገራችን ተዋግተናል ለሀገራችን ብዙ ገድል ፈጽመናል በማለት የሚያሳዩት ባህሪያት ነው ማለት ነው። ቀይ ብዙ ትርጉም አለው ዝም ብሎ የተቀመጠ እና የተጻፈ አይደለም የተከፈለ መስዋዕትነትን የሚያሳይ ነው ማለት ነው።

ኮፍያ እንግዲህ ኮፍያ ማለት ከላይ ካናታችን የሚደረግ የቆብ ነው ማለት ነው። ኮፍያ እንግዲህ ብዙ አገልግሎት አላት እቺ ኮፍያ። ትንሽ ናት የራስ ቅላችን ላይ ምን እናድርጋት? የራስ ቅል እንግዲህ። ብዙ ጥቅም ያለው የራሳችን እንግዲህ የአእምሮአችን እንዲያስብ። እንዲህ አምሰለስል እና እንዲህ ለየው ቅጣጮች የተለያችሁን። ትእዛዝ የሚሰጠን ጭንቅላታችን ወይም ራሳችን ነው። ራስ እንግዲህ በጠጉር የተሸፎ ነው። የነጠብ ቁርጥ የተሸፎ አሁን ደግሞ በኮፍያ እንለብስና ለብሰዋል ማለት ነው። ኮፍያ እንግዲህ ብዙ አይነት ትርጉም አለው። እንግዲህ አንዳንዶች ለጌጥ ያደርጉታል። አንዳንዶች እንግዲህ በራ ይገባቸውና ወይ መራችን ይመለጥና ያንን የተመለጠ ራሳቸውን ለመሸፈን ነው የሚጠቀሙበት በጣም ማለት ነው። አንዳንዶቹ ደግሞ የ ኮፊያ እንግዲህ ብዙ ትርጉም አለው ማለት ነው። ፀሀይን ለመከላከልም ይጠቀሙታል እንግዲህ። አርሶ አደረ እንግዲህ ስራ ሲሰራ ማይዳ ላይ ወጥቶ ነው የሚለው ሜዳ እንግዲህ ጣራ ጣራ ላይ ወጥቶ። ሲውል እንግዲህ በጣም ከፍተኛ የፀሀይ ጨር አናቱ ጋርፋል እና እሱን የፀሀይ ጨረብ ለመከላከል አናቱ ላይ ኮፍያ ጣል ያደርጋል ያቺ ኮፍያ። እንግዲህ የተከላከለት እንዲውልና ትንሽ እንዲከላከልለት ስራ የሚፈልግ ነው። ምክንያቱም ስራ ለመስራት ምቹ ጥላ እየያዘች ጥላ ለመያዝ እጅ ያስፈልጋል እጅ ደግሞ ስራ ይዟል ማለት ነው። ስለዚህ ይሄንን የግል ኮፍያውን ይጠቀም እና ኮፍያ በላይ የሆነ ድፍተር ወይም ስራውን እንደ ፋቀና ሲል ይብራል ይላል ደግሞ። በራይል በራይል አብዛኛው ቆፍያ ባርንጣ ምናምን ያደርጋሉ የሚያደርጉበት ምክንያት። አቧራ አለኝ ከፍተኛ ያቧራ በለሌ ይነሰነሳል ያንን አቧራ እዛ ወደ ራሳችን እንዳይገባ ለመከላከል የሚጠቀሙበት እኔ አች ኮፍየዋ። ታስቀረዋለህ አቧራ እኔ አች እንዴ አይበተንም ታየርም የነጉ ነሽ ስናውር ለምሳሌ። እብቃ እንደየና ጤፉ ሲዘራ ጤፉ ገለሎ ተለይቶ ለዚህ ይላል ጤፉ ነገር እና አበቆ ላይ ያቺን እንዳያርፍ ኮፍየዋል እንለብሳታለን ማለት ነው። እኮ እንግዲህ ለብዙ ነገር አለው። እንግዲህ ከአቧራ ለመከላከል ራስን ከፀሀይ ጨረር መከላከል ከሌላ ጥቃትም ለመከላከል እንደ ዘንድ ጠቀምበት ሌላ ደግሞ አንዳንዴ ደግሞ ማንነታችን እንዳይለይ ኮፍያ ብዬ አትነብኑም ለብሰን የሚል አለን ማለት እና። ብዙ ጊዜ ግን ያው ኮፍያ ለ ለስራ ነው የምነግርህ። እኔ አሁን ለመዝናናት ምለ ቅንጦትም እንግዲህ ኮፍያ ውበትን ለማሳመር ኮፍያውን ጣል አድርጎ አረዳ ምናምን ለምሳሌ የሚያደርጉትም። ድርጊቶች በሚፈጽሙትም ብዙ ጊዜ አሉ እንግዲህ እነዛ አንዳንድ ራፐር ነው የምለው የሚያስበው። የጥምጥም መግዛት እንደዛ ያደርጋሉ ማለት ነው። ይላል ደግሞ የበብዙ ቦታ በስራ ቦታ ዘመንም ይጠቀሙታል